ሽናግሌዎችን በጣም አከብራለሁ የሚጠይቁን ነገር በማሳየት ዲጋፍ ካስፈለጋቸው ዲጋፍ በማድረግ እንደዚሁም ደግሞ ተቀምጬ ወይም ደግሞ ደህና ቦታ ይዤ ከሆነ ሽማግሌዎች ከመጡ ወንበር በመልቀቅ መኪና ላይም ጊዜ ወንበርን በመልቀቅ እና በማስቀመጥ አከብራለሁ

ስማርት ፎን እጠቀማለሁ ያው ብዙ ጊዜ ቴሌግራም ለስራ መላላኪያነት እጠቀምበታለሁ ደግሞ አንዳንድ ነገሮችን። እንደዚሁም ደግሞ ቲክቶክ ያው ብዙም ባይሆን ያው ሲደብረን እናያለን ቲክቶክ እንሰራለን ዩቲዩብ ላይ ደግሞ አንድ አንድ ነገሮችን መመልከት መማር ማስተማር። ስራ ሰራበት

ኮፍያ ማድረግ ብዙ ጊዜ ኮፍያ አላደርግም። ኮፍያም የለኝም ማድረግ ደስ ይለኛል። ግን ራሴ እየተመለጠ ስለሆነ የወደ የራሰ ራሴ መላጣ ሆኖ እንዳይቀርና ሙሉ ለሙሉ ፀጉሬ ተመልጦ እንዳይርዘም። ኮፍያ አላረግም በዛ ምትክ ግን ኮፍያ ያላቸው ሹራብ። ጃኬት እና እንደዚህ ነገሮችን እጠቀማለሁ

የዝናብ ውሃ ያው ክረምት ክረምት ላይ እሰባስባለሁ ያው ውሃ ብዙ ጊዜ የቧንቧ ውሃ ከሌለች እሰበስባለሁ ግን የዝናብ ውሃ ብዙ ጊዜ ልብስ ያጣራል እንደገና ደግሞ ልብስ ሳጥቡበት ስለሚያጠራ እሰበስባለሁ። እንደዚሁም በአመት አንድ ጊዜ የሮፋኤል ውሃ ቋግሜ ሶስት ቀን እሰበስብና ለፀበሉ እጠቀምበታለሁ

የስራ ጊዜ ብዙ ጊዜ ያው በመደበኛ ስራ ሰዓት ነው። አዎ ከሁለት ሰዓት ተኩል እስከ ስድስት ተኩል ከዛ ከሰባት ተኩል እስከ አስራ አንድ ተኩል። ያው በዚህ ሰዓት በጠቅሉ ስምንት ሰዓት የስራ ሰዓት ነው። እና ደግሞ አንዳንዴ ጊዜ አዳር እንገባለን ማታ 11:30 ገብተን ጠዋታ ለሁለት ሰዓት ታብኩር እንቃለን

ስነ ጥበብ በጣም እወዳለሁ በተለይ በታይ ክላስ በምመርበት ጊዜ በስነ ጥበብ ስራ። በጥበበን በመጠቀም እንደነ በጣም ሰው ሁሉ ይቀናብኛል ጥበበኛ እንደ ጠቢቡ ሰላሞን ለመሆን። ብዙ የእጅ ስራዎችን ጥበቦችን እስራለው እና ስነጥበው በጣም የሚያደስተኝ ነገር ነው እና በጣም በጣም አፈቅረዋለሁ እወደዋለሁ።

የስራ ጊዜ ገደብ። ያው ጠዋት ሁለት ሰዓት ተኩል በመንግስት መስሪያ ቤት እገባለሁ ስድስት ተኩል እወጣለሁ። ሰባት ተኩል እገባለሁ አስራ አንድ ተኩል እወጣለሁ እና አንዳንዴ ጊዜ። ጠዋት ሁለት ሰዓት ተኩል ከወጣን አምስት ሰዓት ተኩል ስድስት ሰዓት ላይ ቀድመን እንወጣና ከዛ ደግሞ ቀደም ብለን ሰባት ሰዓት እንገባለን እና የስራ ሰዓት ጊዜ ገደቡን አስተካክላለሁ መውጫዬን መግቢዬን በደንብ እያስተካክለው እገባለሁ

ኮምፒውተር መጠቀም ኮምፒውተር መጠቀም እችላለሁ ያው ብዙ ጊዜ ስራዬ በኮምፒውተር ነው። ኤክሴል እንሰራለን ወርድ እንሰራለን እና ኮምፒውተር ላይ ብዙ ስራዎችን እንሰራለን። ስለዚህ ኮምፒውተር በጣም እጠቀማለሁ እና ለስራም ደግሞ ቅልጥፍና በእጅ ከመጠቀም ይልቅ በኮምፒውተር መጠቀም በጣም ስራዎችን ያፈጥናል ቀልጣፋና ጥራት ያለው ስራ ለመስራት ይጠቅማል።

የጨረቃ ብርሃን በጣም ያስደስተኛል። ማታ ሙሉ ጨረቃ በሆነች ጊዜ ሌሊት ተነስቶ መጓዝ መሄድ ጫካውን ዱሩን ገደሉን አቋርጦ መሄድ። ውጭ ላይ ቁጭ ብሎ ደግሞ ጨረቃ በቃ ስትሄድ ኮከቦቹ ዙሬዋን ሲመላለሱ እሷጋ የምትሰጠው ብርሃን በጣም ተመስጦ ማየት በጣም በጣም ያስደሰተኛል። የጨረቃ ብርሃን

ፎቶዎችን በፊት በፊት በነበረበት ጊዜ ማስቀምጠው በፎቶ ማስቀመጫ አለበም ላይ ነው። አሁን ግን ፎቶ ብዙ ጊዜ አላሳጥብም ማደርገው ስልክ ላይ ነው በስልክ እነሳለሁ ስልኬ ላይ ይቀመጣል። ጋለሪ ሚሞሪ ላይ አድርጌ ያው ስልኮችን በዛ ፎቶዎችን በዛ አስቀምጣለሁ እንደበፊቱ አሳጥቤ አላስቀምጥም።

ማታ የምመገበው ብዙ ጊዜ ሁለት ሰዓት አካባቢ ነው። ሁለት ሰዓት ከአንድ ሰዓት ጀምሮ እስከ ሁለት ሰዓት ባለው እመገባለሁ ግን ሆስፒታል ውስጥ ስለምሰራ። በጊዜው ለአስራ አንድ ተኩል ለመግባት አስራ አንድ ሰዓት ላይ ወይም አስር ተኩል ጀምሮ እመገብና በዛው አድራለሁ እና የአመጋገብ ስርዓቴ ወጥነት ያለው አይደለም

በእጅ የሚሰራ ስራ አብዛኛው ስራየ በእጅ ሚሰራ መድሃኒት አንጥቶ መስጠት መጽሐፍ መመዝገብ መተመን። ከዛም መቁረጥ ቆርጦ ደግሞ መእ ለህምተኛ መስጠት በእጅ የሚሰራ ስራ። እና አብዛኛው ጊዜ በእጅ የሚሰራ ስራ ነው የምሰራው እና። ያው ኮምፒውተር ብትጠቀምም በእጅ ግን ምሰራው ስራ ይበልጣል

ፊልም ያው ብዙ ጊዜ አያለሁ በጣም የምወደው ፊልም ኤፍ ቢ አይ ነጻነት ወርቅነህ ነፍሱን ይማረውና ያሰራው የሰራው ፊልም ላይ ይመቸኛል። ደግሜ ደግሜ አያለሁ ደግሞ አቫተር ከውጪ ፊልም አቫተር እና ሚስተር ቦርስ ብዙ ጊዜ ምዝናናባቸው ፊልሞች ናቸው። በተለይ በተለይ አቫተር በጣም ውስጤ ነው።

መክሰስ ያው ብዙ ጊዜ አልጠቀመም ነገር ግን መክሰስ ከፈበላሁ ምወደው እንቁላል ፍርፍር ነው። ማር በዳቦ እጠቀማለሁ እነዚህን ብዙ ጊዜ ማዝወትሬ የምጠቀማቸው ናቸው። ግን መክሰስ ያን ያህል አልበላም። ከበላሁም ደግሞ ያው እነዚህን ነው የምመግበው። እና በጣም ወዳለው አቤት

የክላውድ ማከማቻ እጠቀማለሁ በኮምፒውተር ስትጠቀምም ብዙ ጊዜ ምጽፋቸውን ጽሁፎች በማስቀመጫ ሪዘርቭ አድርጌ ባካፕ በመመያዣ እጠቀማለሁ። ይሄም ደግሞ ሌላ ቢጠፋ እንኳን ሌላ ቦታ ማስቀመጫ መረጃ ነው። ፈለሽና ሃርድ ዲስክን በመጠቀም የምጠቀማቸው ናቸው።

ቅሬታዎችን ያው በተነሱበት አቅጣጫ አስተናግዳለሁ ያው ማነው ያነሳው ለምንድን ነው የተነሳው? እንዴት ነው የተነሳው? በማለት ቅሬታዎችን አይና ቅሬታዎችን እዛው በተነሱበት በቀላሉ እንዲፈቱ የተሻለኝን ጥረት አድርጋለሁ። ያው የቅሬታ ምንጭ የሆኑ ነገሮችን በማድረግና በማስወገድ እኔም ግን እንዲህ እንዲጠፉ አደርጋለሁ።

የምወደው ዳቦ ድፎ ዳቦ ነው ድፎ ዳቦ በገበር የተደፋ ዳቦ በጣም ደስ ይለኛል በተለይ በተለይ በትንንሹ ተደርጎ ሚደፋው ድፎ ዳቦ ወሳኝ ነው። አቤታ አቤት እሱን መብላት ነው ለቡሄ ጊዜ በተለይ በቃ በየዱር በየጨካው በየገደሉ ሆኖ ድፎ ዳቦ መብላት በሀገራችን ባህል ያስደስታል

የምወደው መጽሐፍ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ከመጽሐፍ ቅዱስ መጽሐፈ ምሳሌ ልጅ ሆይ እያለ የሚያስተምረው ትምህርት በጣም ደእስ ይለኛል። ልጅ ሆይ ተጠንቀቅ ከዘማውያን ተጠንቀቅ፤ ከሌቦች ተጠንቀቅ፤ ከአጭበርባሪዎች ተጠንቀቅ የሚለው የጠቢቡ ሰለሞን መጽሐፈ መሳሌ በጣም ያስተስተኛል። ደስ የሚል የመጽሐፍ ነው።

ውሃ ማምጣት በገጠር ከወንዝ እየቀዱ በጀሪካን በእንስራ በገንቦ ማምጣት አውቃለሁ። ደግሞ በከተማው ከቧንቧ በጄሪካን በባልዲ ቀድቶ ወደ ቤት ማውጣት አውቃለሁ። ከቤት ውስጥ ደግሞ በብርጭቆና በማንቆርቆሪያ ቀድቶ ለመጠጥ ማቅረብ እነዚህን ውሃ ማምጣት አውቃለሁ ግን የገጠሩ ደስ ይላል ሩቅ ሀገር ሄዶ ተሸክሞ ማምጣት ነው።

ስራዬን በጣም እወደዋለሁ። የጤና ስራ እኮ በጣም ወሳኝ እኮ ነው። ታሞና ተጨንቆ የመጣን ሰው ፈውሶ ማዳን፤ ከባሰደበት ደግሞ መግደልም ሲሞትም ቢሆን ያው ቢያሳዝንም ያው ጥሩ ነው፤ ደስ ይላል። ግን ዋና ማዳን ነው። ስራዬን በጣም በጣም እወደዋለሁ በተለይ ጤና በመማሬ። መንግስት አሁን ክፍያውን ቢያሳንሰንም

የስራ ተግዳሮት ያው በሀገሪቷ ላይ ከፍተኛ የመጨረሻ ትረስ ስላለው አሁን መንግስትም ደግሞ ዶላርን ስላስወደደው። ያው ሰው ህመምተኛ መጥቶ መድያኒት ሲጠይቅ። በምንሰጠው ሰጠው መጃኒት ሲጠፋ በአገሪቷ ላይ በጣም አሳዛኝ ተግዳሮት ትልቅ ተግዳሮት ያለው። እንዲህ ህክምና የመግያኒት ሀገሪቷን መጥፋትና የዶላር መወደድ

ከቡና እና ከሻይ የምመርጠው ያው ቡና አልወድም። ሻይ እመርጣለሁ። ብዙ ጊዜ ሻይ ባልጠጣም ግን አንድ አፋፉ እጠጣለሁና ሻይ የሚመርጠው ነው። ያው ብዙ ቡና እኔ ያው አፍቃሪም ወዳጅም ጠጭም አይደለሁም። ያው ምጠጣው እኔ አብዛኛውን ጊዜ ሻይ ነው። ስኳርም በዛ አርጎ ሻሂ መጠጣት ያስደስተኛል።

ደሞዝ የማገኘው በአብዛኛው ወሩ በወር መጨረሻ ከሃያ አምስት እስከ ሰላሳ ባሉት ነው። ብዙ ጊዜ ግን ደግሞዛቻችን የሚገባው በሃያ ዘጠኝ እና በሰላሳ ነው ይዘገያል። መግባት የነበረበት በሃያ አራት በሃያ አምስት ነበር። ግን ያው ካለው ከወረዳውና ከመስሪያ ቤቱ ችግር አንፃር የሚገባው በሃያ ዘጠኝ እና በሰላሳ ነው

ዛሬ የአየር ሁኔታው ከፊል ደመናማ ነው። ያው ወደ ማታ አሁንም በአንድ ሰዓት ከበኋላ ዝናብ ጥሏል። ያው በዚሁ እየጣለ ቢቀጥል ዲኤስል ያየሁኝ ሁኔታው ከፊል ደመናማ። የአየር ትንቢያ የሚናገሩት እንዴ? የሚሉት ከሆነ ከፊል ደመናማ ሆኖ ያው አምሽቷል። ቀን ላይ ፀሀያማ ቢሆንም ወደ ማታ ግን እንደዛ ነው

ይሄ ድርጅቱን ባህል ያው እወደዋለው፣ ያው የድርጅቱን ባህል ያው ሀገራዊ አስተታታፊ እና ጥሩ ጠቃሚን ስለሆነ እሱ ነው አብዝቼ እወደዋለሁ። እከታተለዋለሁ፣ ባህሩን እንደ ሀገራችን፤ እንድ አስተዳደጋችን ስለሆነ እሱን በትኩረት እየተከታተለ እና ደስ የሚያሰኝ ሰላምን የሚሰጥ ነው እና እወደዋለሁ።

በስራ ጊዜ ያው በጣም ስራ በበዛ ሰዓት ለሁለት ሰዓት ለሶስት ሰዓት ካስተናገድኩ በኋላ ከዛ እረፍት አደርጋለሁ። ለአሥራ አምስት ደቂቃ አርፍና ከዛ ደግሞ ወደ መደበኛ ስራየ እመለሳለሁ እና ያው ሰው በጣም በተወጣጠረና ስራ በበዛብህ ጊዜ የህሊና እረፍት ማድረግ ስላለበት ያንን እረፍት አደርጋለሁ በጣም ግን የማይቻል ከሆነ ደግሞ እረፍትም ላላደርግ እችላለሁ

ሩዝ በጣም ጥሩ ነው ግን ተደጋጋሚ ስመገብ ድርቀትና ሌሎች ነገር ተኛ አይደለም ግን አልፎ አልፎ። እጠቀማለሁ እወዳለሁ በደንብ ከካሮት ጋር እና ከአግኝቼ ጋር ተዘርቶ በተለይ አዎ ሩዝ መጠቀም በጣም ያስተስተኛል። ዲሳያን ግን በሁልጊዜ አላዘወጣም

የማስታውሰው ጥሩ መምህር አለ። ያው በልጅነቴ ያለሁበት አሁን ደግሞ ባለሁበት ያው በተለይ ባሁኑ ሰዓት የማስታውሰው መምህር አባ ገብረ ኪዳን በጣም ወሳኝና አሉ የተባሉ የዘመኑ መምህር በልጅነቴ ደግሞ የሂሳብ መምህሬን የአማርኛ መምህሬን እንደውም የአካባቢ ሳይንስ መምህሬን በጣም አስታውሳቸዋለሁ

መብራት ስቆራረጥ ያው ሲጣፋም ሻማ እጠቀማለሁ የሰው ግብአቶች እጠቀማለሁ ከሰል አያይዛለሁ ያው ምግብ ለመስራት ከሰል። መብራት ለመጠቀም ደግሞ ሻማ ከዛም ደግሞ ሻማውን ፍላጎት ሳለ እንደዚህ ከጠፋ የስልክ መብራት እጠቀማለሁ። እና እነዚህን አማራጮች

ከሬ ያው አድካሚ ነው። ህመምተኛ ካለ ታማኞች ከበዙ በጣም አድካሚ ነው። መጽሐፍ ማስረዳት ማቅረብ። እነዚህ እዚህን የመሳሰሉት በጣም አርከም መነሳት መቀመጥ እንደዚህ ዝነግርህ ስላለበት እና ብዙ መለፍለፍ ስላለበት ያው ስራዬ አድካሚ ነው። ብዙ ይሄን ያየው የለም እንጂ

በመስመር ላይ ያው ቪዲዮ አብዛኛውን ጊዜ አልመለከትም። ያው አግባብና ጥሩ ስራ ሆነ ቪዲዮ የምመለከተው ያው ስቀመጥ፣ በቤት ስሆን፣ በመስሪያ ቤት ስራ ሳይኖር እና በተቀመጥሁ ጊዜ እንጂ መስመር ላይ ሆኘ ቪዲዮ አልመለከትም። ለአደጋ የሚያጋልጥ እና መጥፎ ስለሆነ መስመር ላይ ቪዲዮ አላይም።

ከልጅነቴ የምዘክረው ነገር ያው እረኝነት በጎችም ማገድ የባህል ጨዋታ የገና ጨዋታ መጫወት እነዚህ እዚህ ብዙ ጊዜ ያሳለፍኳቸው ረጅም ጊዜ የቆየሁበት ስለሆነ ብዙ ጊዜ ትዝታና ትውስታለሁ የምዘከረውና መሸም የማይረሳኝ ነገሮች ናቸው

መብረቅ ያው በጣም አስፈሪና አስደንጋጭ ነው። መብረቅን በጣም ነው የምፈራው። ምን የለው ምን የለው ከመታ መታ ነው ድምጥማጥ ነው የሚያጠፋው። እና መብረቅ በዚህ ምድር ላይ ከሚፈሩ ነገሮች አንዱ መብረቅ ነው። እኔም ደግሞ መብረቅን በጣም በጣም እፈራዋለሁ። ግን ያው ብፈራውም ደግሞ ያው የፈጣሪ አንዱ ሀይል ስለሆነ ብዙም ያህል እንትን አልለውም

ማታ የምትሰማው ድርጅት ለስለስ ያላ ጩህት ያልበዛበት ትዝታና ናፍቆትን የሚቀሰቅስ እንቅልፍን የሚጋብዝ ድምጽ እሰማለሁ። እነዚህ ወሳኝ ድምጽ ናቸው እና እነዚህን ድምጽ የማይረብሽና ሰላምን የማይነሳ ድምጽ ማታ ማታ መስማት ያስደስተኛል። ብዙ ጊዜም እንደዛ ነው የማደርገው

ዱቄት መፍጨት አላውቅም ብዙ ይሄን ያልተጠቀምኩበት ነው እስካሁን አላረኩበትም። ያው አንድ አንድ ሀገር ላይ ይደረግ ይችላል በኔ ግን እስካሁን የዶቄ መፍጨትን አላውቀውም። ያው ስላልሰራሁበትና ስላልፈጠሩበት ነው። ብዙ በሀገራችን የምትጠቀመው ሰው ሊኖሩ ይችላሉ። እኔ ግን ይሄንን አልተጠቀምኩበትም አላውቀውም